ፎቶዎች ማስታወሻዎቻችን ናቸው። በተለያዩ ቦታዎች በተለያዩ ጊዜያት የተነሳናቸው ፎቶዎች ይኖራሉ። እነዚህ ፎቶዎች በሁለት አይነት መንገድ ይቀመጣሉ። የመጀመሪያዎቹ በእጅ በሚዳሰስ መልኩ በወረቀት ታትመው የሚወጡ ፎቶዎች ናቸው። ሁለተኛው መልኩ ደግሞ ሳይታተሙ በተለያዩ ማስቀመጫ ቦታዎች እንደ ኮምፒውተር እንደ ስልክ ባሉ የሚቀመጡ ፎቶዎች አሉ። እነዚህ በሶፍት ኮፒ የሚባለው ማለት ነው። ስስቅጂ ይባላል በአማርኛ። እነዚህን ፎቶዎች በሁለት አይነት መልኩ የምናስቀምጣቸው ማስታወሻነታቸው የጎላ ታሪክን የሚመሰክሩ የሚናገሩ እኛ በተነሳንባት ወቅት የነበረውን ሁኔታ ማንኛውንም ነገር አጋጣሚዎችን በሙሉ የሚገልጡ ናቸው። ስለዚህ እነዚህ ፎቶዎች በጥንቃቄ መቀመጥ በልዩ ቦታ መቀመጥ ያለባቸው ናቸው። ፎቶዎች ማስታወሻዎቻችን ናቸው። ከልጆቻችን ጋራ የተነሳናቸው ፎቶዎች ልጆቻችን ሲወለዱ ልጆቻችን ክርስትና ሲነሱ ልጆቻችን ልደታቸውን ሲያከብሩ ልጆቻችን አዳዲስ ልብሶችን ስንገዛላቸው ጫማ ስንገዛላቸው ልብስ፣ ጃኬት፣ ሱሪ ስንገዛላቸው ቀሚስ እንገዛላቸው ከእኛ ጋራ በሆኑ አጋጣሚዎች ለመዝናናት ወደ መናፈሻ ቤት ወደ መናፈሻ ስፍራዎች በሄድንባቸው እንደነዚህ ያሉ አጋጣሚዎችን በሙሉ ሊይዝ ይችላል። የኛንም የባልና የሚስቶቹን እንደዚሁም በተለያዩ ቦታዎች በመናፈሻ ቦታዎች ታሪካዊ በሆኑ ቦታዎች ጉብኝት በምናደርግ በምናደርግበት ጊዜ የተነሳናቸው እንደዚሁም ደግሞ በተለያዩ አጋጣሚዎች በልዩ ልዩ ሁኔታዎች የልደት የጋብቻ የልደትን እንደነዚህ ያሉ በዓላትን ስናከብር ሃይማኖታዊ በዓላትን እንደ ጥምቀት እንደ ልደት እንደ ትንሳኤ ያሉትን ስናከብር በቤተክርስቲያን በተለያዩ ቦታዎች እየሄድን አገልግሎት ስናደርግ የተነሳንባቸውን ፎቶዎች እነዚህ ሁሉ ማስታወሻዎች ናቸው። ወደ ኋላ ሄደን እነዚህን ስንመለከታቸው በጣም የሚያምሩ ናቸው። አንዳንድ ፎቶዎች መጠናቸው ከፍ ያለ ነው። አንዳንድ ፎቶዎች ደግሞ በትንሹ የተነሱ ፎቶዎች አሉ። ስለዚህ ፎቶዎቹ እንደየመጠናቸው አቀማመጣቸውም ይለያያል ለምሳሌ ለመታወቂያ የምንነሳቸው ፎቶዎች አሉ ሶስት በአራት ናቸው ትንንሾች ናቸው ዋና አላማቸው መታወቂያ አገልግሎት ለማግኘት ነው የቀበሌ መታወቂያ ለማግኘት የትምህርት ማስረጃ ለማግኘት እንደዚሁም ሌሎች የተለያዩ አገልግሎቶችን ለማግኘት የምንጠቀማቸው ፎቶዎች ናቸው እነዚህን ፎቶዎች በማሳደግ የምንጠቀማቸውም አጋጣሚ ሊኖር ይችላል ከዚህ ከፍ ያሉትን ፎቶዎች ደግሞ በፎቶ አልበም የምናስቀምጣቸው ፎቶዎች አሉ እነዚህ ፎቶዎች ከሶስት በአራቱ ከፍ ያሉ ፎቶዎች ናቸው ትልቅ ናቸው በእነሱ መጠን ልክ የተዘጋጀ የፎቶ አልበም አለ የፎቶ አልበሙ ውስጡ ላይ ላስቲክ ነው በላስቲኩ ውስጥ ፎቶው ይገባል ላስቲኩ በውሃ እንዳይበላሽ ፎቶውን ያግዘዋል በዚህ መልኩ ብዙ ፎቶዎችን በአንድ አልበም ውስጥ ማስቀመጥ ይቻላል ብዙ የታሪክ ሰነዶች ናቸው አንድ አልበም በርካታ ሰነዶችን አብሮ የያዘ ነው ብዙ ታሪክ ሊወጣው የሚችል ቢጻፍ መጽሐፍ ሊሆን የሚችል የፎቶዎችን ስብስብ የሚይዝ ነው አልበም የምንለው ከፍ ያሉ ፎቶዎችን ደግሞ ከአልበም ከፍ አድርገን ለተለያዩ ቦታዎች የምናስቀምጣቸው አሉ ግድግዳ ላይ የምናስቀምጣቸው በፎቶ መደርደሪያ ላይ የምናስቀምጣቸው በፎቶ ፍሬም የተሰሩ ትልልቅ ፎቶዎች አሉ እነዚህ ፎቶዎች አብዛኛዎቹ በጣም ከባድ የሚባለውን ትልልቅ የሚባሉ ታሪካዊ ክስተቶችን የሚያስተናግዱ ፎቶዎች ናቸው ለምሳሌ የጋብቻ ፎቶ ሊሆን ይችላል የምረቃ ፎቶ ሊሆን ይችላል እንደዚሁም ከልጆች ጋራ የመጀመሪያ ልጅ ወይም ደግሞ ሌሎችንም ቢሆን በጋራ ሆኖ ሙሉ ቤተሰብንም ሊያሳይ በሚችል መልኩ የምንነሳቸው ማስታወሻ ፎቶዎች አሉ እንደነዚህ ያሉ ፎቶዎች ቀጥታ ለብዙ ሰዎች እንዲያዩዋቸው ከግድግዳ አካባቢ ከፎቶ መደርደሪያ ላይ ከቁም ሳጥን ላይ ከብፌ ላይ ይቀመጣሉ እንደነዚህ ያሉ ፎቶዎች ብዙውን ጊዜ ትልልቅ የሚባሉ ዋና ዋና ክስተቶችን ሊያሳዩና ሊጠቁሙ የሚችሉ ፎቶዎች ናቸው ስለዚህ ፎቶዎች እንደ አጠቃላይ ማስታወሻዎቻችን ናቸው የታሪክ አጋጣሚዎችን ወደኋላ ሄደን እንድናይ እንድንመረምር የሚረዱን ናቸው ስለዚህ እነዚህን ፎቶዎች በአግባቡ መያዝ በሚገባ መጠቀም ይኖርብናል ማስቀመጥ የሚገባንም በጥንቃቄ ነው ልጆች በማይደርሱባቸው አካባቢ ፎቶዎችን ማስቀመጥ ተገቢነት አለው የፍሬሙን ፎቶ ቢሆን ወድቆ ይሰበራል የ አልበም ውስጥ የምናስቀምጣቸው የመታወቂያ ፎቶዎችም ጭምር ቢሆኑ ውሃ ከነካቸው ይበላሻሉ ስለዚህ በጥንቃቄ መቀመጥ አለባቸው

የምጠቀመውን ሳሙና የሚወስነው አጠቃቀሜ ነው እና ጥቅም ላይ የማውለው ነገር የምጠቀመው ለምንድነው የሚለውን መለየት አለብን። ሳሙና የምንጠቀምባቸው ለሶስት ነገሮች ነው። እኔ አጠቃቀሜ ሶስት ነገሮች ላይ ያተኩራል። የመጀመሪያው እቃዎችን ለማጠብ የምጠቀምበት ሳሙና ነው። ሁለተኛው ደግሞ ሰውነቴን ለመታጠብ ምጠቀምበት ሳሙና ነው። ሶስተኛው ልብሶቼን ለማጠብ ምጠቀምበት ሳሙና ነው። እነዚህን ሳሙናዎች ሁሉንም በየአንዳንዳቸው መመልከት አለብን። ለእቃ የምንጠቀመው ሳሙና አለ ለእቃ የምጠቀመው ሳሙና ፈሳሽ ሳሙና ነው። ይሄ ፈሳሽ ሳሙና ሽታ አልባ የሆነ ሳሙና ቆሻሻዎችን ሊያ ሊያስለቅቅ የሚችል በተለይ ደግሞ ዘይት የነካቸውን ስብ የነካቸውን ነገሮች በቀላሉ ሊያስለቅቅ የሚችል ሳሙና ነው። ይሄ ሳሙና ከሽታ ነፃ መሆኑ መልካም ነው። ነገር ግን የምናጥበው ኬሚካል እንደመሆኑ መጠን ሳሙናው ኬሚካል በመሆኑ ለሰውነት ጉዳት ሊያስከትል ስለሚችል በጥንቃቄ ማጠብ እስከመጨረሻው ድረስ እስኪጠራ ድረስ በንጹህ ውሃ መለቅለቅ ይኖርብናል። ሁለተኛው የምንጠቀመው ሳሙና ደግሞ ለልብስ ነው። ለልብስ የምጠቀመው ሳሙና የተለያየ አይነት ሳሙና አለ። ይኸውም በፈሳሽ በዱቄትና በጠጣር መልኩ የተቀመጡ ናቸው። በጠጣር መልኩ የተቀመጡ ሳሙናዎች በማሸት ልብስን ለ በአረፋ እየደፈቁ እያደፈቁ ያወጣሉ። እነዚህ ሳሙናዎች የተለያየ መጠን የተለያየ ቅርጽ የተለያየ አይነት ቀለም እና ሽታ ያላቸው ልብሶ የልብስ ሳሙናዎች ናቸው። እነዚህን የልብስ ሳሙናዎች አሁን ባለው ሁኔታ ከገበያ የምንገዛው ከሃምሳ ብር እና ከዚያ በላይ በሆነ ዋጋ ነው። እነዚህ ሳሙናዎች ልብስን እያሸን ለማጠብ ልብሱን እየፈቀፈቅን አረፋ እንዲወጣ የሚያደርግ ነው። ሁለተኛው ደግሞ ፈሳሽ ሳሙና ነው። ፈሳሽ ሳሙና ከእቃ ማጠቢያው ፈሳሽ ሳሙና የተለየ ሳሙና ነው። ይሄኛው ላርጎ የሚባሉ ወይም ጸደይ የሚባሉ ሳሙናዎች አሉ። እነዚህ ፈሳሽ ሳሙናዎች ቀጥታ ወደ ውሃ ጨምረናቸው ውሃውን በምንነካካበት ጊዜ በምናሸው ጊዜ ውሃው አረፋ ይሆናል። ይሄ አረፋ በሚሆንበት ጊዜ ልብሱን ከዛ አስገብተን ልብሳችንን እናጥባለን ማለት ነው። ይሄ ሳሙና ሽታ አለው ከዛኛው ከእቃ ማጠቢያው የሚለየው ሽታ ያለው ሳሙና ነው። የተሰራም ለልብስ ተብሎ ስለሆነ የማጽዳት አቅሙም እንደዚሁ ልብስ ላይ ያለን ቆሻሻ ሊያጸዳ በሚችል መልኩ የተሰራ ሳሙና ነው። ሶስተኛው ሳሙና ልብስ ለማጠብ የምንጠቀመው የዱቄት ሳሙና ነው። የዱቄት ሳሙና አሁንም የዱቄት ሳሙናውን መጠኑን አይተን የተለያዩ አይነት የዱቄት ሳሙናዎች አሉ። በጣም ታዋቂና ጥንታዊ የሆነ ሳሙና ኦሞ የሚባል ሳሙና እንደዚሁም ሮል የሚባሉ የዱቄት ሳሙናዎች አሉ እነዚህ ሳሙናዎች በጣም ታዋቂና ጥንታውያን ናቸው። ቀደምት የሚባሉ ሳሙናዎች ናቸው። እነዚህን ቀደምት የሚባሉ ሳሙናዎችን በመጀመሪያ ደረጃ ውሃ ካደረግን በኋላ እኛ ማጠብ በምንፈልገው ልብስ ልክ መጠኑን መጥነን ውሃው ላይ ዱቄቱን እንነሰንሳለን። ከዚያ በኋላ ይህንን ዱቄቱን እስኪደፍቅ ድረስ ውሃውን እናንቀሳቅሰዋለን አረፋ በደንብ አድርጎ እስኪደፍቅ ከጠበቅን በኋላ ልብሶቻችንን ከዚያ ላይ እንጨምራለን ይሄ የማጽዳት አቅሙ ከፍተኛ ነው። ግን በጥንቃቄ መጠቀም አለብን እጅን ይጎዳሉ እጅን የሚጎዱ ሳሙናዎች አሉ። ስለዚህ በአግባቡ መጠቀም አለብን። ሌላኛው ለገላ ሳሙና የምንጠቀመው ሳሙና ነው። ይሄ ደግሞ ለገላ ሳሙና የምንጠቀመው ሳሙና ከልብስ ሳሙና የተለየ ሽታ ያለው መጠን ያለው ነው። በመጠኑ አነስ ይላል ሽታው ደግሞ ለሰው ተስማሚ የሆነ ሽታ ያላቸው ሳሙናዎች ናቸው። የገላ ሳሙናዎች ትንንሽ ናቸው በመጠናቸው ሽቱ ያላቸውና በሽታቸው ምክንያት ደግሞ ሰውነታችንንም ጥሩ የሆነ መዓዛ እንዲኖረው የሚያግዙ ሳሙናዎች ናቸው። እነዚህ ሳሙናዎች ከኬሚካል ነፃ የሆኑ ሳሙናዎች መሆን አለባቸው። አንዳንድ የገላ ሳሙናዎች ኬሚካል ያላቸው አሉ። እነዚህ የተለየ ለተወሰኑ ሰዎች ብቻ በህክምና የሚታዘዙ እንደ መድሃኒት የሚያገለግሉ ሳሙናዎች ናቸው። በተለይ እግር አካባቢ ለሚወጣ ፈንገስ ራስ ላይ ለሚኖር ፎረፎር እንደዚሁም ደግሞ ፊት አካባቢ ለሚወጣ ጭርት የተለያዩ የፈንገስ በሽታዎች በሚኖሩ ጊዜ የሚታዘዙ ሳሙናዎች ይኖራሉ። እነዚህን ሳሙናዎች የኬሚካላቸው መጠን ያንን በሽታ ያንን ፈንገስ ለማጥፋት የተዘጋጁ ሳሙናዎች ስለሆኑ ያለ ሀኪም ምክር መጠቀም የለብንም። ሌሎቹን ግን ነፃ የሆኑትን ሳሙናዎች መጠቀም እንችላለን። ለልጆቻችንም እንደዚሁም ምንጠቀማቸው አሉ ሳሙናዎች አለርጅክ ይሆናሉ። ለአንዳንድ ህፃናት ያለመዱት ሳሙና ሲሆን ሰውነታቸው ላይ ሽፍ የሚል ቁስል ይወጣል ይሄ እንዳይ እንዳይኖር እያንዳንዳችን መጠኑን አይተን ጥንቃቄ እያደረግን መጠቀም አለብን

መኝታ የእንቅልፍ ሰዓት የእረፍት ጊዜ ነው እረፍት የምናገኝበት አይምሮአችንንም አካላችንንም የምናሳርፍበት በስራ የደከመ የዛለ አይምሮአችንን እንደዚሁም ሰውነታችንን እረፍት የምንሰጠው በመኝታ ነው በመተኛት ይሄ ሰላም ነው ብዙ ጊዜ አይምሮአችን እንደገና እንደ አዲስ እንዲያስብ እንደገና እንደ አዲስ እንዲነሳና እንዲነቃቃ የሚያደርግ ነው በመኝታ ሰውነታችንንም እናሳርፈዋለን የምንተኛበት ሰዓት መጠኑን ሊለያይ ይችላል የምንተኛበት ጊዜም እንደዚሁ የተለያየ ሊሆን ይችላል እንደየወቅቱ እንደየሁኔታዎቹ ሰዓቱ የመኝታ ጊዜያችን ሊረዝምም ሊያጥርም ይችላል ቀን ሙሉ ስራ ከዋልን በኋላ ማታ አካባቢ ከልጆች ጋራም ተጫውተን ልጆቻችንን ማሰማራት ማሳየት ማስተማር ያለብንን ነገር ጨርሰን መጽሐፍትንም የምናነብበት ጊዜ ካለን መጽሐፍትን አንብበን ጸሎት አድርገን በመጨረሻ የመኝታ ሰዓት አለን ይሄ የመኝታ ሰዓት የተወሰነ ሰዓት ቢሆን ይመረጣል የምንተኛውም የጊዜ ርዝመት እንደዚሁ የተወሰነ ቢሆን ለእኛ በጣም ወሳኝ ነው ለጤናችንም ተስማሚ ይሆናል እኔ ብዙ ጊዜ የማደርገው የተለመደ የሆነ የአኗኗር ስታይል አለኝ በመኝታ ጊዜ የማደርገው ማታ ምሽት ሶስት ሰዓት አካባቢ ጀምሮ እስከ አራት ሰዓት ባለው ውስጥ ሁልጊዜም መተኛትን እመርጣለሁ ምክንያቱም ከዚህ ከሶስት ሰዓት እስከ አራት ሰዓት ባለው ከተኛው በኋላ ሌሊት ከአስር ሰዓት እስከ አስራ አንድ ባለው ደግሞ መነሳትን እፈልጋለሁ ይሄንን ስንተኛ የምንተኛበት ጊዜ የሚታወቅ ሊሆን ይችላል ነገር ግን ከዚያው በኋላ ደግሞ ከተኛን በኋላ የምንነሳበት ሁኔታ ደግሞ ሊለያይ ይችላል ምክንያቱም የምንነሳ በእኛ ፈቃድ አይደለም የሚያስነሳን እግዚአብሔር ነው በዚያ ከእንቅልፍ ከተመሰለው ሞት ከሚመስለው እንቅልፍ ቀስቅሶ የሚያነቃን ለስራ የሚያተጋን የሚያበረታን እግዚአብሔር ነው የማምነው እንደዚህ ነው ስለዚህ በተኛሁበት የመቅረት እድል ሊኖረኝ ይችላል ነገር ግን እግዚአብሔር ያችን ጊዜ ጠብቆ እንድነሳ ያደርገኛል እኔ ከመኝታ የሚቀሰቅሰኝ ከእንቅልፍ የሚያነቃኝ የማንቂያ ደወል አልጠቀምም ብዙዎች የሚያደርጉት በሚተኙበት ጊዜ የማንቂያ ደወል ይጠቀማሉ የማንቂያ ደወላቸውን አድርገው ከተኙ በኋላ የማንቂያ ደወሉ በሚጮህበት ጊዜ ይቀሰቅሳቸዋል ያነቃቸዋል ነገር ግን ይህንን የማንቂያ ደወል አጥፍተው እንደገና ድጋሚ ይተኛሉ እነዚህ ሰዎች ከዚያ በኋላ የማንቂያ ደወል ስለማይጮህ የማንቂያ ደወሉን ደግሞ ተነስተው ስለዘጉት ከዚህ በኋላ ስለማይጮህ እንደተኙ የሚቀሩ በስራ ጊዜ የሚረፍድባቸው የስራ ቦታቸው ላይ በሰአቱ የማይገኙ ሰዎች በቀጠሮአቸው በሰአቱ የማይገኙ ሰዎች ይሆናሉ ስለዚህ እንደዚህ እንዳይሆን ሁልጊዜ አእምሮአችን ላይ የተሳለና የምንጽፍበት ነገር ቢኖር አእምሮአችን ላይ ያለ ደወል ነው እኛን ሊቀሰቅሰን የሚገባው እኔ በመኝታ የማጠፋው ሰዓት ከስድስት ሰዓት እስከ ሰባት ሰዓት በሆነ የጊዜ እርዝማኔ ውስጥ ያለውን ጊዜ ነው ሶስት ሰዓት ተኝቼ እስከ አስር ሰዓት ቢኖር ወይም ደግሞ ሶስት ሰዓት ተኝቼ እስከ አስራ አንድ ሰዓት ብቆይ እስከ ስምንት ሰዓት የመኝታ ጊዜ ሊኖረኝ ይችላል ብዙ ሀኪሞችም የሚመክሩን እንደዚህ ነው የመኝታ ጊዜያችን ከስምንት ሰዓት ያልበለጠ ቢሆን እስከ ስምንት ሰዓት ባለው ጊዜ ውስጥ ብንተኛ ከሰባት ሰዓት እስከ ስምንት ያለውን ብንጠቀመው ለአእምሮአችንም ለሰውነታችንም እንደ አዲስ ለመበርታት ለመጠንከር እንደ አዲስ ለማሰብ ያግዘናል እያሉ ይመክራሉ የእነሱን ምክር ተቀብዬ ብቻ ሳይሆን እኔ ያለው አጠቃላይ የኑሮ ዘይቤ በዛ መልኩ የተቃኘ ነው ማታ እስከ ሶስት ሰዓት እና እስከ አራት ሰዓት ባለው ጊዜ እንደ ምንም ብዬ ወደ አልጋ መግባት አለብኝ ሶስት ሰዓት እስከ አራት ሰዓት ባለው ውስጥ እንቅልፍ ከወሰደኝ እስከ ሌሊቱ አስር ሰዓት እስከ አስራ አንድ ሰዓት ባለው ጊዜ ጠብቄ ደግሞ አስራ አንድ ሰዓት አካባቢ ነቃለሁ በነቃሁበት ጊዜ እጄን እግሬን ታጥቤ ጸሎት አደርግና ወደ ስራዬ እሰማራለሁ ማለት ነው። ይሄ አይምሮዬን እረፍት እንዲያገኝ ቀኑንም በሰላም እንድውል ይረዳኛል። አይምሮዬ ቀኑን ሙሉ ከዚያ በኋላ በሰላም ይውላል። ምክንያቱም አይምሮአችንን አድሰነዋል ሰውነታችንንም እንደዚሁ ከድካም አላቀን በአዲስ እንደገና በአዲስ ጉልበት በአዲስ ወኔ በአዲስ መንፈስ በአዲስ ጥንካሬ እንድንቀሳቀስ ይረዳናል ስለዚህ መኝታችንን በአግባቡ ብንጠቀምበት መልካም ነው ብዙ እንቅልፍ የማያበዙና የማይተኙ ሰዎች ወይም በጥቂት ጊዜ ቶሎ የሚነቁ ሰዎች አሉ አንድ ሰዓት ወይም ሁለት ሰዓት ተኝተው የሚነቁ ሰዎች እነዚህ ሰዎች ቀኑን ሙሉ የእንቅልፉ ስሜት ስለማይለቃቸው ከባድ የሆነ ነገር ይጫናቸዋል የሚጫን ስሜት አለው ይሄንን የሚጫጫን እና የድብርት ስሜት ማጥፋት የሚቻለው በአግባቡ ለእኛ ሰውነትና ለእኛ አይምሮ የሚመጥነውን ያህል እንቅልፍ በመተኛት ነው

እንስሳት በሁለት ይመደባሉ። የቤት እንስሳ እና የዱር እንስሳ ተብለው። ከዚህ በተጨማሪም የቤት እንስሳ የሆኑ ለማዳ እና አውሬ ተብሎም ሊመደብ ይችላል። የቤት እንስሳ የሚባሉ በቤት አካባቢ የሚኖሩ እንስሳት ናቸው። እነዚህ የቤት እንስሳት ለተለያዩ አይነት አገልግሎት የምንጠቀምባቸው ናቸው። አንድአንዶቹን ለጭነት አገልግሎት ለመጓጓዣ የምንጠቀምባቸው አሉ። አንዳንዶቹን ለማረስ የምንጠቀምባቸው አሉ። አንዳንዶቹን ለስጋ የምንጠቀምባቸው ወይም የምንበላቸ እንስሳት አሉ። አንዳንዶቹ ደግሞ ታልበው ወተታቸው የሚጠጡ የሚጠጡ ወይም የሚጠቅሙ እንስሳት አሉ። አንዳንዶች እንስሳት ደግሞ ቤት ለመጠበቅ የሚያገለግሉ አሉ። አንዳንድ እንስሳት ደግሞ ቤት ውስጥ የሚረብሹንን ሌሎች እንስሳትን የሚጎዱ እንስሳትን እንደ አይጥ የመሳሰሉትን ሊያባርሩልን እና ሊያስወግዱልን የሚችሉ እንስሳት አሉ። እነዚህ ሁሉ የቤት እንስሳት ናቸው። ሁሉም የየራሳቸው የሆነ ጥቅም አላቸው። ጥቅም ሳይኖራቸው በቤት ውስጥ የሚኖሩ እንስሳት የሉም። የቤት ውስጥ እንስሳ ከሚባሉት ውስጥ በስም መጥቀስ የምንችላቸው እንደ በሬ፣ ላም የመሳሰሉት እንደዚሁም ደግሞ ፈረስ፣ አህያ፣ በቅሎ የመሳሰሉት ለመጓጓዣ የምንጠቀምባቸው። ለስጋቸው ደግሞ ስጋቸውን የምንጠቀምባቸው እንስሳት አሉ እንደ ፍየል እንደ በግ የመሳሰሉት እንስሳት እንደዚሁም ቤት ለመጠበቅ የምንጠቀምባቸው እንደ ውሻ ያለ ሌቦችን ሊጠብቅ የሚችል በሌሊት ሌቦች በሚመጡበት ጊዜ ወይም ወደ እኛ ወደ እኛ ቤት አካባቢ የሚመጣ ማንኛውም አይነት ነገር ከተመለከተ እየጮኸ ጌታውን የሚያነቃ የተኙትን በማንቃት እንዲያግዙት ወይም ደግሞ የሆነ አዲስ ባዕድ ነገር እንደመጣ የሚያመለክት እንደ ደወል የምንጠቀምበት እንስሳ ነው ውሻ። ሌላ ድመት እንጠቀማለን በቤት ውስጥ የምንጠቀመው ድመት አይጥን በተለይ በጣም በሚያስቸግርበት አካባቢ አይጥ በኮርኔስም በግድግዳ ለግድግዳ ውስጥም እየሄደ እንቅልፍ ሁሉ የሚነሳበት ጊዜ አለ። ይህንን ሁሉ ሊከላከልልን የሚችል ድመት ነው። ድመት እንጠቀማለን። ከዚህ በተጨማሪ ደግሞ በእንቁላሏ እና በስጋዋ የምትጠቅመን ዶሮ አለች። በጣም ብዙ ሰዎች የሚጠቀሙባት እና የተለመደች የቤት እንስሳ ማለት ነው። ስለዚህ እነዚህ ሁሉ የቤት እንስሳ ይባላሉ። አሁን እኔ በቤቴ ውስጥ ከምጠቀማቸው የቤት እንስሳት ውስጥ ያሉኝ ድመት እና ዶሮ ነው። ድመት በቤቴ ውስጥ ከፍተኛ የሆነ የአይጥ እንቅስቃሴ ስላለ ይህንን ሊቀንስልኝ የሚችል አይጦችን ከየገቡበት ጎሬ ከየገቡበት እያወጣ የሚጠቅ የሚያባርርልኝ እና የሚያስወግድልኝ ድመት ነው። ስለዚህ ድመት እጠቀማለሁ። ዶሮ እንቁላሏ ስለምትጠቅም እንደዚሁም ደግሞ እንቁላሏን እየሸጥኩ ማገኘው ገቢ ስለሆነ አንድ የገቢ ምንጭ ናት። ስለዚህ ይህንን በገቢ ምንጭነት እጠቀምባታለሁ። አሁን ወደፊት ያቀድኩት እቅድ አለ። ይኸውም በጎችን መግዛት ነው። በጎችን እየገዛው የማርባት ሁለተኛ ደግሞ በጎችን እያደለቡ የመሸጥ አዲስ እቅድ አለኝ። በዚህ እቅድ መሰረት ትንንሽዬ የሚባሉ በጎችን በቅናሽ ዋጋ ገዝቼ እነዚህን በጎች ሶስት ወር እና አራት ወር በቤቴ ውስጥ እያሰርኩ እያበላሁ እና እያጠጣሁ አድልቤ እነዚህን በጎች ወደ ገበያ እያወጣሁ ለተጠቃሚዎች ማቅረብ እፈልጋለሁ። ይሄ የቤት እንስሳ ነው። በዚህ በቤት እንስሳ የምናገኘው ጥቅም አለ። በጎችን አድልበን በምንሸጥበት ጊዜ ከእያንዳንዱ በግ የምናገኘው ትርፍ አለ። ሁለት ሺህ ሶስት ሺህ ብር እና ከዚያ በላይ የሆነ ትርፍ ልናገኝባቸው እንችላለን። ይሄ በበጎቹ ብዛት ሲባዛ ከፍተኛ ገንዘብ ነው። ስለዚህ ያለው ቀላል የሆነ ቦታ የሚጠይቁ ስለሆነ ይሄን ቦታውን ደግሞ አስተካክለን የጨረስን ስለሆነ በዚህ መልኩ እሰራበታለሁ የሚል ሀሳብ አለ። እስካሁን ባለው ዶሮ ብቻ ነው የማረባ። ዶሮዎችን አርብቼ እንቁላላቸውን ለልጆች እንጠቀማለን። እንደዚሁም ደግሞ እነሱ በማይጠቀሙበት ጊዜና ትርፍ በሚኖርበት ጊዜ ደግሞ ወደ ገበያ እናወጣለን። በዚህ እንኳን በጣም ከፍተኛ የሆነ የገቢ ምንጭ አላቸው። ስለዚህ የገቢ ምንጭ ሆኖ ስለሚያገለግሉን እነዚህን የቤት እንስሳቶችን ብንጠቀምባቸው መልካም ነው። እቃዎችን ከአንድ ቦታ ወደ አንዱ ቦታ ለማጓጓዝ አሁን እየተጠቀምን ያለነው ጋሪ ነው። ይሄ ጋሪ ግን በእጄ የሚገፋ ነው ነገር ግን በፈረስ የሚጎተት ደግሞ ጋሪ አለ። ይሄንንም ጋሪ የምንጠቀመው የቤት እንስሳትን ነው። የቤት እንስሳት ለዚህ ሁሉ አገልግሎት ይውላሉ። በዚህ ብቻ መተዳደሪያ አድርገው የሚኖሩ ሰዎች አሉ። ፈረሶቻቸውን እና በቅሎዎቻቸው ላይ ጋሪ አድርገው እቃዎችን በጋሪዎቻቸው ከገበያ ወደ ቤት ከቤት ወደ ገበያ እንደዚሁም ደግሞ ቤት ግንባታ ለሚገነቡ ሰዎች ሲሚንቶ፣ ብሎኬት፣ አሸዋ፣ ጠጠር እንደዚሁም ደግሞ ጅብሰም የመሳሰሉትን በሙሉ የሚያመላልሱ ጋሪዎች አሉ። እነዚህ ልዩ ልዩ ጥቅም ያላቸው እንስሳት ናቸው። ስለዚህ የቤት እንስሳ በርካታ ጥቅም ያላቸው እና ጥቅማቸውም ጎላ ያለ ስለሆነ እነሱን ብንጠቀም። እና ሁላችንም ቢኖረን መልካም ነው።

ስራዎችን በምንሰራበት ጊዜ ለምንሰራው ስራ ተስማሚ የሆኑ ልብሶች ያስፈልጉናል ተስማሚ የሆኑትን ልብሶችንም የማንለብስ ከሆነ ለስራዎቻችን እንቅፋቶች ይሆናሉ። ወይም ደግሞ የምንሰራው ስራ ይበላሻል ወይም የምንሰራው ስራ ያበላሸናል ስለዚህ ለስራችን ተስማሚ የሆነ ልብስ መልበስ ያስፈልገናል። ለስራችን ተስማሚ የሆነ ልብስ የምንለብሰው አንደኛ ለራሳችን ደህንነት ስንለው እኛን በስራው ምክንያት ጉዳት እንዳይደርስብን ከዚያ በስራ ምክንያት ከሚደርስብን ጉዳት ሊጠብቁ የሚችሉ ልብሶችን መልበስ አለባበሳችንን ማስተካከል ይገባናል። እኔ በምሰራበት ስራ የራሴ የሆነ የአለባበስ ባህል እና የምለብሰው ልብስ አለኝ። ሌሎች አሁን በየተለያዩ ቦታዎች ላይ በተለያዩ ስራዎች ላይ ስንመለከታቸው ከስራው ጋራ አብሮ የሚሄድ ልብስ ይለብሳሉ። ለምሳሌ ወዛደሮች እቃዎችን የሚሸከሙና የሚጭኑ ናቸው። እቃዎችን ሲሸከሙና ሲጭኑ ደግሞ የተለያዩ እቃዎች አይነት አሉ። እነዚህ እቃዎች ቆሻሻ እቃዎች ሊኖሩ ይችላሉ ሁሉም እቃዎች የሚጫኑት እቃዎች ንጹህ አይደሉም። ስለዚህ እነዚህን ንጹህ ያልሆኑ እቃዎችንም ለመሸከም ስለ የሚጠቀሙበት የራሳቸው የሆነ ልብስ አላቸው። ይሄ ልብስ ቆሻሻን ሊችል የሚችል ወይም ደግሞ ከላይ ተለብሶ በቀላሉ አውልቀው የውስጥ የሚለብሱትን ልብስ እንዳያቆሻቸው አድርገው የሚለብሱት ልብስ አለ። የህክምና ተቋማት ላይ ስንሄድ ሀኪሞች የሚለብሱት ጋውን አለ ነጭ ነው። ይህንን ነጭ ጋውን ይለብሳሉ ከዚያም የፊታቸውንና የአፍንጫቸውን መሸፈኛ የአፋቸውንም መሸፈኛ ማስክ ያደርጋሉ ይሄ ለራሳቸው ጥንቃቄ ነው። ራሳቸው ላይም እንደ ኮፍያ የሚጠቀሙም አሉ። ይሄ ራስን ከተለያዩ ነገሮች ለመጠበቅ የሚያግዝ ነው። እንደዚሁም ደግሞ መምህራን ከቾክ ራሳቸውን የሚከላከሉበት ከቾክ ብናኝ የሚጠበቁበት ጋውን አለ። ረዘም ያለ ከነጭ ልብስ የተሰራ ጋውን አለ ይህንን ይጠቀማሉ። ተማሪዎችም የራሳቸው የሆነ በየቀኑ የሚለብሱት በሚማሩበት ጊዜ የሚለብሱት ልብስ አላቸው። ይሄ ወጥ የሆነ መለያ ልብስ ነው። ሌሎችም እንደየስራቸው ወታደሮችንም ብንመለከት ፖሊሶችንም ብንመለከት ሌሎችም እንደዚሁ የራሳቸው የሆነ አለባበስ እና የሚለብሱት ልብስ አላቸው። የግንባታ ሰራተኞችም የሚለብሱት ልብስ አለ። እኔ የምለብሰው የግንባታ ሰራተኛ እንደመሆኔ መጠን የምለብሰው የልብስም አይነት የተለየ ነው። ከስር የምለብሰው ጫማ ለየት ያለ ጫማ ነው። ማንኛውም ሰው ከሚያደርገው ለየት ያለ ጫማ እጠቀማለሁ። ይሄ ጫማ ከተለያዩ ከሹል ከስለታማ ነገሮች የሚጠብቀኝ ነው። በግንባታ ስራዎች ላይ በርካታ የሆኑ ሹልምና ስለታማ የሆኑ ነገሮች ይወድቃሉ እንደ ብረት ቁራጭ የብረቱ ራሱ ብረቱ የሚታሰርበት እንደዚሁም ብረቱ የሚታሰርበትም አለ ይሄንን ሁሉ ሊከላከልልን የሚችል ነው። ጠጠር አለ ይሄንንም ጠጠር እንደዚሁ የምንከላከለው በዚህ ጫማ ነው። ይሄ ጫማ የደህንነት ጫማ ነው። ራሳችንን ከጉዳት የሚከለክል እግራችንን የሚጠብቀን ነው። እንደዚሁም ከላይ ደግሞ የምለብሰው ሄልሜት አለ። ሄልሜት ራስን ከጉዳት የሚከላከል ነው። በዚህ በግንባታ ስራ ላይ ከላይ መውደቅ አለ ወይም ደግሞ ከሚሰሩ እቃዎች መካከል በእኛ ላይ ሊወድቅ የሚችል ነገር አለ። አሸዋ ሊወድቅ ይችላል ጠጠር ሊወድቅ ይችላል። ብሎኬት ሊወድቅብን ይችላል ወይም ደግሞ የሚሰሩባቸው እቃዎች መጋዝ ፋስ መዶሻ የመሳሰሉት ሁሉ ሊወድቁብን ይችላሉ። እንደነዚህ ያሉ የሚወድቁ እቃዎችን ልንከላከላቸው የምንችል በሄልሜት ነው ራሳችንን ከጉዳት ይጠብቀናል። እንደዚሁም እኛም ልንወድቅ እንችላለን እኛ በምንወድቅበት ጊዜ መሬት ላይ በምንወድቅበት ጊዜ ቀጥታ ጭንቅላታችንን ካገኘን የሞት አደጋ ሁሉ የሚከሰትብን አጋጣሚ ይኖራል። ከዚህ ሁሉ የሚጠብቀን ሄልሜት ነው። በምንወድቅበት ጊዜ ሄልሜቱን ይመታዋል ሄልሜቱ ደግሞ የእኛን ጭንቅላት በመጠበቅ ስራን ይሰራል። ስለዚህ እንደነዚህ ያሉ ለግንባታ ስራ ተስማሚ የሆኑ ልብሶችን መልበስ በጣም ተገቢ ነው። የሚያስማማና ጥሩ የሆኑ ልብሶች ናቸው። እነዚህ የራሳችንን የምንለውን ደህንነታችንን የሚጠብቁን ከጉዳት የሚጠብቁን ከሞትም ሁሉ የሚጠብቁን እቃዎች ናቸውና የደህንነት ልብሶችን ሁላችንም ልንለብስ ይገባናል። በማንኛውም ስራ ላይ በየትኛውም ቦታ ብንሰማራ ከስራችን ጋራ ሊሄድ የሚችል ልብስን ብንለብስ የተሻለ ነው። የቢሮ ሰራተኛ ካልሆነ በቀር ከስራው ጋራ ምንም አይነት የደህንነት ስጋት የሌለበት ምንም አይነት ጉዳት ሊደርስበት የማይችል ሰው ወይም ደግሞ ምንም የሚያቆሽሸውም ሆነ ልብሱን ሊያበላሽበት የሚችል ምንም አይነት ነገር በሌለበት አጋጣሚ የሚሰራ ስራ ከሆነ ሌላ የተጨማሪ ልብስ ላይለብስ ይችላል። ነገር ግን ከስራችን ጋራ ግንኙነት ያላቸው የተለያዩ ነገሮችን ሊፈታ በሚችል መልኩ የተዘጋጀ ልብስ ግን መጠቀም ያለብን ስራ ከሆነ ግን ይህንን መጠቀም ይኖርብናል።

ቋንቋዎች አንድ ሰው ከሌላኛው ሰው ጋራ ሊግባባበት የሚችል ነው የማህበረሰብ ቋንቋዎች አሉ ብዙ ማህበረሰብ የሚናገራቸው ተናጋሪዎች ያስፈልጉታል ቋንቋ ብቻውን። ምንም አይነት አገልግሎት አይሰጥም ቋንቋ የሚናገረው ሰው ሲኖር ነው። ቋንቋ ሆኖ ልቀጥል የሚችለው። የተናጋሪ ብዛቶቹ ይወስኑታል እንደ ቋንቋው ሂደት ብዙ ተናጋሪ የሌለው ቋንቋ ሊሞትም ይችላል ቋንቋ ሞተ የሚባለው ተናጋሪ ሲያጣ ነው። አንድ ተናጋሪም ቢሆን ካለው እሱ ሌሎችን እያስተማረ ማስፋፋት ይችላል። ነገር ግን አንድ ተናጋሪም በአለም ላይ የሌለው ቋንቋ ከሆነ ከሞቱት ቋንቋዎች መካከል የሚመደብ ነው። የቋንቋ እድገቱ ይሄ ነው መወለዱ መሞቱ የሚረጋገጠው በዚህ ነው። ብዙ ተናጋሪ ባለው ቁጥር ልደቱን እያበሰረ ነው እድገቱን እያፋጠነ ነው። ተናጋሪ በሌለው ቁጥር ወይም ተናጋሪ ባጣ ቁጥር ደግሞ እየሞተ ነው በሂደት ላይ ነው ያለው ተብሎ የሚነገርለት ነው። ስለዚህ ቋንቋዎች ከአንድ ሰው ከሌላኛው ሰው ጋራ የሚግባባባቸው ናቸው። ቋንቋ አንድን ሰው ከሌላኛው ሰው ጋራ የምንለይ .የምንለያይበት ሳይሆን አንድ እንዲሆን ሊያግዘው የሚችል ነው። ሊግባባ ከእኔ ጋራ ለምሳሌ ከእኔ ጋራ አንድ ሰው ሊግባባ የሚችለው እኔ በምናገረው ቋንቋ ወይም ደግሞ እሱ በሚናገረው ቋንቋ ነው። እኔና እሱ የምንነጋገርባቸው ቋንቋዎች የተለያዩ ከሆኑ እኔ የምለውን እሱ አይሰማኝም እሱ የሚለውንም እኔ አልሰማውም። ስለዚህ ቋንቋዎች በአለም ላይ በጣም በርካታ ቋንቋዎች አሉ። እነዚህ በርካታ ቋንቋዎች ሁለትና ሶስት ሰዎችን ሊያግባቡ የሚችሉ ናቸው። ተናጋሪዎች ያሏቸው ቋንቋዎች ናቸው በእነዚህ ቋንቋዎች መሰረት እየተግባባን እንሄዳለን ቋንቋን እንጽፈዋለን ቋንቋን እንናገረዋለን ቋንቋን እናስተምረዋለን። ቋንቋ በዚህ መልኩ ያድጋል ይስፋፋል ቋንቋ በዚህ መልኩ ለሌሎች ሁሉ ተደራሽ እንዲሆንና እውቅና እንዲኖረው ያግዛል ማለት ነው። ስለዚህ ቋንቋን የምንማረው ነው። ቋንቋን ተምረን የምናገኘው ነው በተለይ በዚህ በምንኖርበት አካባቢ ላይ ወላጆቻችን የሚናገሩትን ቋንቋ በመጀመሪያ ደረጃ እንይዛለን ማንኛውም ሰው በተወለደበት ጊዜ ቋንቋ የሚናገረው ነገር የለውም የሚያውቀውም ቋንቋ የለም። የወሰድነውና ወላጆቹ የሚናገሩትን ቋንቋ ግን እያቀላጠፈ መናገር የሚችልበት የእድሜ ክልል ይኖረዋል ይሄ የሚሆነው በቤቱ ቋንቋን እየተለማመደ ስለሚሄድ ነው። ቋንቋን በዚህ መልኩ ከወላጆቻችን የምናገኘው ሆኖ ሌላውም ተጨማሪ ቋንቋዎችን ደግሞ ትምህርት ቤት በመሄድ የምናገኛቸው ቋንቋዎች አሉ። ትምህርት ቤት የምንማራቸው ቋንቋዎች የቋንቋ አስተማሪዎች የሚነግሩን ቋንቋዎች እና የሚያስረዱን ቋንቋዎች አሉ። በእነሱ በኩል ደግሞ እነሱ የሚያስተምሩን ቋንቋዎች እንደዚሁ ልንናገር እንችላለን። እነዚህ ቋንቋዎችን እንደ አፍ መፍቻ ቋንቋችን በቤት ውስጥ እንደለመድነው ቋንቋ ሙሉ በሙሉ እርግጠኛ ሆነን ልንናገርበት የምንችልበት አጋጣሚ ላይኖር ይችላል። በትምህርት የተገኘ ነውና ምክንያቱም ሁሉንም ቋንቋዎች ላይ የምንጠቀማቸውን ቃላት መምህሮቻችን አይነግሩንም። እኛ በራሳችን ፍለጋ በራሳችን ንባብ በራሳችን ማዳመጥ በራሳችን አቅም በራሳችን ችሎታ የተለያዩ ነገሮችን ፈልገን መናገር የምንችልና ቋንቋው ላይ በደንብ ብቁ እስከምንሆን ድረስ ሊያስችለን የሚችለውን እውቀት መሸመት ካልቻልን በቀር መምህራን ብቻቸውን ባስተማሩን ነገር ቋንቋውን በትክክል እንችላለን ብሎ መናገር ይከብዳል። ስለዚህ እኔ አሁን ባለው ሁኔታ ከቤተሰቦቼ ወርሼ የምናገርበት ቋንቋ ይሄ አሁን እየተናገርኩበት ያለው ቋንቋ ነው። ይሄ ቋንቋ አማርኛ ነው አማርኛን በደንብ አድርጌ አቀላጥፌ መናገር እችላለሁ። የፈለኩትን አይነት ቃል መመስረት እችላለሁ ካሉት ቃላት መካከልም መርጬ መናገር እችላለሁ። ይሄ ቋንቋን በራሴ በቤተሰቦቼና በአካባቢዎቼ በአካባቢዬ ባለሁበት አካባቢም የሚነገር ቋንቋ ስለሆነ ነው። በአካባቢዬ የሚነገረው ቋንቋ ይህንን ቋንቋ በትክክል መግባባት የምችልበት መወያየት የምችልበት ገበያ ብሄድ ግብይት የምፈጽምበት ትምህርት ቤት ብሄድ ጉዳይ ኖሮኝ ወደተለያዩ ጉዳይ ማስፈጸሚያ ቢሮዎች ብሄድ ጉዳይ እኔ የምፈጽምበት የምማርበት የማጠናበት ለሰው የምናገርበት መልስ የምሰጥበት ክስ ቢኖር ለክሱ ምላሽ የምሰጥበት በሙሉ ቋንቋ ይሄ ነው። ነገር ግን ከዚህ በተጨማሪ ደግሞ በትምህርት ያገኘኋቸው ቋንቋዎች አሉ። ይሄኛውም አንደኛው እንግሊዘኛ ነው እንደ አማርኛ ሙሉ በሙሉ መናገር ባልችለውም ማዳመጥ መናገር መጻፍ እችላለሁ። በመጠኑም ቢሆን ከዚህም በተጨማሪ የግእዝ ቋንቋ ነው። የግእዝ ቋንቋ በጣም ታዋቂ የሆነ አዳም ከእግዚአብሔር ጋር ይነጋገርበት የነበረ ቋንቋ እንደዚሁም ደግሞ የቋንቋዎች ሁሉ የመጀመሪያው ቋንቋ ነው የሚል ታሪካዊ አሻራና ትረ ታሪካዊ ዳራ ያለው ቋንቋ ነው። ይህንንም ቋንቋ በትምህርት እንደዚሁ አግኝቼዋለሁ ይህንን ቋንቋ ሰውች ሲናገሩት እሰማዋለሁ ሰዎች ሲናገሩት ተርጉመዋለሁ ሰዎች የጻፉትን ነገር ማንበብ እችላለሁ መጻፍም እችላለሁ መስማትም እችላለሁ። እረዳቸዋለሁ እኔ በመናገር ደረጃ ግን እንደ ዋናው እንደ አማርኛው ቋንቋ ላልሆን እችላለሁ። ግን በትምህርት የተገኘ ቋንቋ እንደመሆኑ መግጠም በጣም በርካታ የሆኑ መጽሐፍትን የቤተክርስቲያን መጽሐፍትንም የማነብበትና የምትጠቀምበት ቋንቋ ይሄው ነው።

ምግብ ለማብሰለ የምንጠቀምባቸው ነገሮች አንደኛው እንጨት ነው በእንጨት የተለያዩ ምግቦችን እናበስላለን። ለመቀቀል ለመቁላትም ለማብሰልም የምንጠቀምባቸው እነዚህን ነው። ለምሳሌ እንጀራ ለመጋገር በምጣድ ላይ የምንጠቀመው እንጨት ነው። እንጨቱ ይፈለጣል ከተፈለጠ በኋላ ይያያዛል የማያያዣ መንገዱ ግን ከባድ ነው በቀላሉ እሳት አይያያዝም። በተለይ እርጥብ ከሆነ ደግሞ ያስቸግራል። እርጥብ ብቻ መሆኑ ሳይሆን ደረቅም ሆኖ ራሱ ካልተፈለጠ ከባድ ነው። በቀጭኑ የተፈለጠ እንጨት በእሳት የመያያዝ አቅም አለው ችሎታው ከፍተኛ ነው። ስለዚህ በእሳት ለመያያዝ የተፈለጠ እንጨት ወይም ቀጠን ቀጠን ያለ እንጨት መሆን አለበት። ይሄ ከሆነ በቀላሉ ይያያዛል እንጨትን በዚህ መልኩ ካነደድን በኋላ በቀላሉ ምጣዱን ጥደን ማብሰል እንችላለን። ቆሎ በምንቆላበት ጊዜም ብረት ምጣዱ ላይ እንደዚሁ እናደርጋለን። ወጥ ለመስራትም በምንጠቀምበት ጊዜ ጉልቻዎችን ጥደን ከጉልቻው በታች እንጨቶችን እንደረድራለን። እንጨቶችን ካደረግን በኋላ ይህንን እንጨት እናያይዘዋለን እንጨቱን ለማያያዝ የምንጠቀምባቸው የተለያዩ መንገዶች ሊኖሩ ይችላሉ። አንዳንድ ሰዎች በቀላሉ እንጨቱ የሚያያዝላቸው አሉ አንዳንዶቹ ደግሞ በጣም ብዙ ጊዜ ብዙ ድካም የሚደክሙና በቀላሉ የማይያያዝላቸው ሰዎች አሉ። ስለዚህ እንጨቱን ለማያያዝ በቀላሉ እንጨት በቀላሉ ሊነዱ የሚችሉ ነገሮችን መጠቀም እንደ ወረቀት እንደ ፕላስቲክ እንደ ላስቲክ የመሳሰሉ ነገሮችን በመጠቀም በቀላሉ ማያያዝ ይቻላል። ይሄ ሁሉ የማይሆንለትና የማይሳካለት ሰው ደግሞ ነጭ ጋዝ እንደዚሁም ቤንዚን ወይም ናፍጣ እያርከፈከፈ በቀላሉ ለማያያዝ የሚጥር ሰው አለ። በጣም የአንዳንዱ በጣም የሚጸናበት አለ እሳት አይወጣለትም እሳት አይለማለትም እሳት ቶሎ ብሎ አይያያዝለትም። ይሄ የእንጨቱ ብቻ ሳይሆን የሰዎችም አደራደር ነው። እንጨቱን ዝም ብለን እንደፈለግነው አይነት አድርገን መደርደር የለብንም። እንጨቱ እሳቱ በቀላሉ ሊያቀጣጥለው በሚችልበት መልኩ አየር በሚያስገባ መልኩ መደርደር አለበት። ይህንን አድርጎ በቀላሉ የምንፈልገውን ነገር ማድረግ እንችላለን። ስለዚህ ወጡን ለመጣድ በምንፈልግበት ጊዜ ብረት ድስቱን ካጠብን በኋላ እና የምንፈልገውን ነገር ብረት ድስቱ ላይ ከጨመርን በኋላ ጉልቻዎችን ጎልተን ከጉልቻው በታች እሳቱን አድርገን እናያይዛለን። እንጨቱን በደንብ አድርገን ካቀጣጠልን በኋላ ብረት ድስቱን እናስቀምጣለን ብረት ድስቱን አስቀምጠን ከስር እያቀጣጠልን ብረት ድስቱ እንዳይዝ በቀላሉ እናበስላለን። በምግብ ማብሰል ራሱን የቻለ ልምድና እውቀት ይጠይቃል። በተለይ ደግሞ በእንጨት በሚሆንበት ጊዜ በጣም ልምድና ጥንቃቄን ይጠይቃል ለሰአቱ በጣም ያቃጥላል ወላፈኑ ይመጣል። ንፋስ በሚሆንበት ጊዜ ደግሞ በጣም ይከፋል። ንፋሱ ወላፈኑን እያመጣ ከፊታችን ላይ ከልብሳችን ላይ ከእግራችን ላይ ከእጃችን ላይ ያደርገዋል። ደግሞ በጣም ትልልቅ የሆኑ ምድጃዎችን በምንጠቀምበትና ትልልቅ የሆኑ እቃዎችን በምንጥድበት ጊዜ ደግሞ ከባድ ነው። በተለይ ለአመት በዓል የሚሰራ ወጥ አለ። ይሄ በትልቅ ብረድስት ነው የሚሰራው በትልቅ ብረድስት ስንሰራ ማመሳሰያው ራሱ ትልቅ ነው በሰው ቁመት ልክ ያለው እንጨት ነው። በዚህ በሰው ቁመት ልክ በሆነ እንጨት ስናመሳስለው እየተፈናጠረ እጃችንን በጣም ያቃጥለናል። ይሄ ከወጡ የሚወጣው ፍንጣሪ ነው። እሳቱ ደግሞ ከስር አለ እሳቱ እግራችንን እየለበለበ ከላይ ደግሞ የወጡ ፍንጣሪ እጃችንን እያቃጠለ በጣም ከባድ ነው። ይሄ ልምድ ላለው ሰው ካልሆነ በቀር አዲስ ለሆኑ ሰዎች ከባድ ነው። በዚያ ላይ ደግሞ ጭሱ ይወጣል። ጭሱ ደግሞ አይናችን ላይ እየገባ አይናችን ላይ በሚፈጥረው የአጸግብሮት እዛ ላይ የሚፈጠረው ደግሞ እሱ እንባችንን እንዲወጣ ያደርጋል። ስለዚህ አይናችን እንባ እያፈሰሰ እሱን እየጠረግን እየተጨናበስን ከስር ደግሞ እግራችንን እሳቱ እያቃጠለን ከላይ ወጡ እየተፈናጠረ ደግሞ እጃችንን እያቃጠለን እንደዚህ አድርገን እንትን ስንል በጣም ጊዜ የሚወስድና የሚያሰለች። በጣም ልምድን የሚጠይቅ ችሎታን የሚጠይቅ ስራ ነው። ስለዚህ በእንጨት ማብሰል እንደዚህ እንደሚባለው ቀላል አይደለም። ከማያያዙ ጀምሮ ስራው ውስጥም በሂደቱ መካከል ያለውም በጣም ከባድና አሰልቺ ነው። በጣም ነው አሁን በኤሌክትሪክ በምንሰራበት ጊዜ ምንም አይነት ይህን ያህል ችግር አይደርስብንም ኤሌክትሪኩን እናያይዛለን። እሱን ካያያዝን በኋላ የምንፈልገውን ነገር ጥደን በቀላሉ እያመሳሰልን እንሰራለን። መቀነስ እንኳን ብንፈልግ መመጠኛውን መጨመርም መቀነስም እንችላለን። በእሳት በሚሆንበት ጊዜ ግን እንደፈለግን የምንቀንሰው እንደፈለግን የምንጨምረው ነገር የለውም። በራሱ አንዴ ከተቀጣጠለ በኋላ ምንም መቆጣጠር የምንችለው አይደለም። ንፋሱ በሚመጣበት ጊዜ ደግሞ ንፋሱ እየያዘ የሚያመጣው ፍም እሳት አመዱ ትቢያው ጭሱ ኢየመጣ የሚረብሸንን መቆጣጠር አንችልም። ስለዚህ እንደዚህ በሚሆንበት ጊዜ በጣም ከባድ ነው። በእንጨት ማብሰል ግን ያው እንደ ከዚህ በፊት እንደነበረው ሁሉ ልምድ አለኝ አበስላለሁ

ደስ ከሚሉኝ ጥያቄዎች መካከል አንደኛው ይሄ ነው የትውልድ ከተማህ የት ነው የሚለው ጥያቄ ሰው የተወለደበትን ሲጠይቁት ደስ ይለዋል የተወለደበትን ቦታ እንዲያስታውስ ስለሚረዳው እኔ አሁን ወደኋላ ሄጄ የተወለድኩበት ቦታ ትዝ እንዲለኝ አድርጎኛል አሁን የምኖረው በትውልድ ከተማዬ አካባቢ አይደለም። ከዚያ በጣም ርቄ እኖራለሁ ነገር ግን ርቄ በ ምኖርበት ቦታ ይሄ ጥያቄ ሲመጣ ወደዛው ቦታ ሄጄ ድሮ የነበረውን የልጅነት ትዝታዬን በሙሉ እንዳስታውስ ረድቶኛል። የትውልድ ቦታዬን ስለጠየቅከኝ በጣም አመሰግናለሁ። ይሄ ጥያቄ ደስ የሚል ጥያቄ ስለሆነም አከብራችኋለሁ። የትውልድ ቦታዬ ወደ በኢትዮጵያ ነው። በኢትዮጵያ ከሚገኙ ቦታዎች መካከል ካሉ የተለያዩ ቦታዎች መካከል አማራ ክልል ውስጥ የሚገኝ አንድ ቦታ አለ። ከዚህ ቦታ ላይ ምስራቅ ጎጃም የሚባል ዞን አለ። ከጎጃም ሁለት ሶስት ጎጃም ተብሎ የሚጠሩ አሉ ሰሜን ጎጃም ምዕራብ ጎጃም እና ምስራቅ ጎጃም ከእነዚህ ከሶስቱ መካከል ምስራቅ ጎጃም ላይ የሚገኝ ቦታ ነው። ከእነዚህ ምስራቅ ጎጃም ላይ ከሚገኙ የተለያዩ ወረዳዎች መካከል አንዷ የሆነችው የጎጃም በር አካባቢ የምትባል አንድ ቦታ አለች እሷም ደጀን ናት። ደጀን ከተማ ደጀን ከተማ የትውልድ ቦታዬ ናት። በጣም ደስ የምትለኝ ወደኋላ ሄጄ ትዝ እንዲለኝ ያደረገኝ ቦታም በዚህ ቦታ ላይ ከተወለድኩበት ጀምሬ የአንደኛ ደረጃ እና የሁለተኛ ደረጃ ትምህርቴን በሙሉ ያጠናቀብኩበት ቦታ ነው። በዚህ ቦታ ላይ ብዙ አመት የኖርኩበት ነው። አሁንም ወላጆቼ ቤተሰቦቼ እዛ የሚኖሩበት ቦታ ነው። ይሄ ቦታ ለ ከአዲስ አበባ ለሚመጡ ሰዎች ከበረሃው ወጥተው እፎይ የሚሉባት ቦታ ናት። ይቺ ቦታ የጎጃም መዲና ለጎጃም መግቢያ ለአጠቃላይ ወደ አማራ ክልል ለሚደረግ ጉዞ በዚህኛው በኩል ለሚመጣ በአባይ በረሃ በኩል አቋርጦ ከአዲስ አበባ ለሚመጣ ሁሉ የመጀመሪያዋ ኬላ ማለት ይቻላል የመጀመሪያዋ መግቢያ ናት መግቢያ በሯ ናት። እሷ ላይ በሚመጡበት ጊዜ ሁሉም ፈጣሪውን አመስግኖ ነው ወደ ቦታው የሚደርሰው ከዚህም በሚሄዱበት ጊዜ ወደ በረሃው ስለሚሄዱ በጸሎት ነው። ያንን በረሃ አውጣኝ ብለው ደጀን ላይ ብዙ ነገር ያደርጋሉ ከዛ በሚመጡበት ጊዜም እንደዚሁ ያንን የበረሃውን ሙቀቱን ፀሀዩን ጠመዝማዛ መንገዱን ሁሉ ነገር በፍርሃት የነበረውን መንገድ ሁሉ አልፈው እፎይ ከሚሉባት ከተደላደለችው ቦታ ይደርሳሉ። በዛች ቦታ ላይ በሚደርሱበት ጊዜ እግዚአብሔርን ያመሰግናሉ። እዛም የምሳ እረፍት የሻይ እረፍት አድርገው ምሳቸውን ቁርሳቸውን በልተው ከዚያ በኋላ ነው ጉዟቸውን የሚቀጥሉ። በዚች ቦታ ላይ የጤፍ ምርት በጣም በከፍተኛው ደረጃ ይመረታል አብዛኛው ብዙ ሀገራትን ብዙ ከተሞችን የሚመግብ ጤፍ የሚመረትባት ቦታ ናት። ንጹህ ጤፍ ነው። ነጭ ደስ የሚል አፈሯ ጥቁር አፈር ነው። አንዳንድ ቦታዎቹ ላይ የተወሰኑ ቦታዎች ላይ ቀይ ያፈራል። ጤፋ ልዩ ነው። በዚች ቦታ ላይ ካሉ እንግዲህ የቦታ ስያሜዋ ደጀን የሚል ደጀን ከለላ ዋሻ ጋሻ መከታ ማለት ነው። መከታ ናት ለዚህ ወደ ክልሉ ለሚገባ ሁሉ መከታ ናት። እዛ ላይ ማስገባት አይቻልም ተብሎ የሚዘጋ ከሆነ ማንኛውም ሰው ወደዚህ ሊያልፍ አይችልም። ምክንያቱም ዋናዋ በር እሷ ናት በበሩ በኩል ነው የሚመጣ ሰው ከበሩ ውጭ የሚመጣበት ሌላ መንገድም ስለሌለው እና ዋና በር በመሆኗ ጎጃም በር ይባላል። የትምህርት ቤቷ ስያሜ የሚገርመው ጎጃም በር ነው። የሚባለው ጎጃም በር ሁለተኛ ደረጃ ትምህርት ቤት ይባላል። ምክንያቱም የጎጃም መግቢያ የጎጃም ዋናዋ በር መግቢዋ እሷ ስለሆነች ነው። እንደዚህ የሚል ስያሜ የተሰጠው። እና ይቺ ከዚህ በፊት የድሮ ስሟ የውሻ ክራንጫ ይባል ነበር ይባላል። አሁን ግን ያለው ስሟ ደጀን ነው። የወረዳ ስሟና የከተማ ስሟ አንድ ነው። በጣም ጥቂት ከተሞች ናቸው። ከወረዳ ስማቸው ጋራ ተመሳሳይ የሆነ ስያሜ ያላቸው ቦታዎች አብዛኞቹ የራሳቸው የራሳቸው የሆነ የወረዳ ስያሜ አላቸው። ለወረዳው ደግሞ የከተማ ስም አለ። ያ የከተማ ስም ከወረዳው ስም ጋራ አንዳይሆንም አንድ ሆኖ የሰመረላት ግን ደጀን። ደጀን ከጥቂት ከተሞች መካከል የወረዳና የከተማ ስያሚ አንድ ከሆኑት ውስጥ አንዷ ናት። ለምሳሌ ብቸና የሚባል ከተማ አለ። ከዛው አጠገቡ ላይ ያለ ከተማ ነው። ይሄ ከተማ የወረዳ ስሙ እነማይ ነው። የሚባለው እነማይ ወረዳው ነው ከተማው ደግሞ ብቸና ነው። አዋበል የሚባል አለ። የወረዳው ስም ነው። ከተማው ግን ሉማሜ ነው። እንደነዚህ ያሉ እንትኖች አሉ። ደጀን ግን ደጀን ወረዳ ደጀን ከተማ ተብላ የምትጠራ የጎጃም በር የጎጃም መግቢያ ዋና ከተማ ናት። እና የትውልድ ቦታ ስለሆነች እና ይህንን የትውልድ ቦታዬም የተወለድኩበትን የተማርኩበትን ቦታ እንዳስታውሰው ስለረዳኝ በጣም አመሰግናለሁ

እድለኛ የምባል አይነት ሰው አይደለሁም ምክንያቱም የተለያዩ እድሎችን ሞክሬ ምንም ያገኘሁት ነገር የለም እድል የሚባለው እጣ ነው በእጣ የተለያዩ ነገሮችን ማግኘት ሲቻል ነው ከብዙ ሰዎች መካከል በእጣ ተለይቶ የሆነ የሚጠቅም ነገር ለእኛ የሚወጣልን ከሆነ እድለኛ ያስብለናል የማይጠቅም ነገርም ሊወጣልን ይች ስለሚችል ማለት ነው። የሚጠቅም ነገር ለእኛ የሚወጣ ከሆነ እድለኛ የሚያሰኘን ስለዚህ ነው ጠቃሚ የሆነ ነገር። ከብዙ ሰዎች መካከል ተለይቶ መውጣት አለበት ለምሳሌ የገንዘብ እጣ ወይም ሎተሪ በሚኖርበት ጊዜ ከዛ ብዙ ሰዎች ሎተሪውን ይቆርጣሉ። አንድ ሚሊየንም ሁለት ሚሊየን ሰዎችም ከዚያም በላይ የሚሆኑ ሰዎች እጣውን ሊቆርጡ ይችላሉ። የእነዚህ ሁሉ የአንድ ሚሊየን እጣዎች መካከል ውስጥ ከገባ በኋላ እጣው ተጠቅሎ እጣ በሚወጣበት ጊዜና እድለኛው በሚመረጥበት ጊዜ ያ ቁጥሩ የወጣለት ሰው እድለኛ ነው ይባላል። ለምሳሌ እኔ ከዛ ቁጥሮች መካከል አንድን ቁጥር ይዤ ያቺ አንድ ቁጥር ከአንድ ሚሊየኑ መካከል ከወጣችልኝ እኔ እድለኛ እባላለሁ ይሄ እድል ነው። ምክንያቱም ለኔ እድል አድልታ ወደ እኔ ካልመጣ በቀር ሌላ ምንም አይነት ጥበብ የለውም በልመናም በጸሎትም። ወይም ደግሞ በሆነ ጥበብ የምናደርገው ነገር አይደለም እድል እድል ነው። ጸሎት አድርገን ለእኛ እንዲወጣልን ልንለምን እንችላለን ነገር ግን ያንን በማድረጋችን ወደ እኛ የሚመጣበት መንገድ የለም ማንም ሰው ሊቀይረው አይችልም። እግዚአብሔር ለሆነ ሰው እድሉን ይሰጠዋል ያወጣለታል በዚህ ረገድ እኔ እድለኛ ነኝ ብዬ አላስብም የተለያዩ እጣዎችን ቆርጬ አውቃለሁ ብዙ ሎተሪዎችን እቆርጣለሁ። ከእነዚህ ብዙ ሎተሪዎች ግን በጣ ሂደት ጊዜና እድለኞች በሚለዩበት ጊዜ እኔ ላይ ወጥቶልኝ የሚያውቅ ነገር የለም። የተሻለ ገንዘብ አላገኝም በጣም አልፎ አልፎ የሚወጣ ከሆነ ማስተዛዘኛ የሚባል አለ ይህ ማስተዛዘኛ የሚባለው ራሱ የቆረጥነውን ገንዘብ ማግኘት ነው። ለምሳሌ የሃያ ብር ትኬት ከቆረጥን በማስተዛዘኛ የሚወጣላቸው ሰዎች ያንን ሃያ ብር ያወጡትን ይመለሳል። እኔ እንደነዚህ ያሉ እጣዎችን ሁለት ወይም ሶስት ጊዜ አግኝቻለሁ ከዚያ ውጪ ግን አንደኛ እጣ ወይም ሁለተኛ እጣ ከዚህ እስከ አስር በሚኖሩ እጣዎች መካከል ገብቼ አግኝቼ አላውቅም። ሌሎችም እጣዎች የሚወጡ አሉ ለምሳሌ የትምህርት እድል በጣይ የሚወጣ አለ የዲቪ ሎተሪ በጣ ነው እነዚህን የሎተሪዎችን በሙሉ በጣ ስነ ስርዓቱ መካከል ከዚያ ተሳትፎ አድርጌ በዛ መካከል ወጥቶልኝ የገባሁበት ነገር አላስታውስም። የትምህርት በምንማርበት ጊዜ የተለያዩ ትምህርት ድሎችን ለማግኘት እጣ ሊወጣ ይችላል። እንደዚሁም ደግሞ በስራ ጊዜ ፈተና ለመፈተን ካሉት ተፈታኞች መካከል በጣም ብዙ በሚሆንበት ጊዜ በእጣ የሚለይበት ስርዓት አለ በእጣ በሚለይበት ጊዜ ይህንን አግኝቼ የገባሁበትን ማስታውሰው ነገር የለም። የተለየ ሌላ የሚወጣልኝ በጎ የሆነ ነገር የምለው ነገር የለም እድለኛ ነኝ ብዬ አላስብም። በዚህ ካሉት ነገሮች ሁሉ የለኝም ብዬ የማስበው እድልን ነው እድል የሚወጣልን ከሆነ ግን በጣም ጠቃሚ ነው። ምክንያቱም በትንሽ ነገር ብዙ የምናገኘው ነገር አለ የተሻለ ጥቅም የምናገኘው ነገር አለ። ሁለት ብር አውጥተን በሁለት ብር ሎተሪ ሁለት መቶ ሺህ ብርም ሶስት መቶ ሺህ ብርም ልናገኝ እንችላለን አስር ብር ቆርጠን አንድ ሚሊየን ልናገኝ እንችላለን። በመቶ ብር እጣ ሙሉ ቤት ትልልቅ ከተሞች ላይ የሃያ አራት የሃያ አምስት ሚሊየን ብር ዋጋ የሚያወጣ ቤት መኪና ሌላም ሌላም ነገር እጣ ይወጣልን ይችላል። ይሄ የሚሆነው እድለኛ የምንሆን ከሆነ ነው ለእድለኞች በጣም ጠቃሚ ነው። አሁን ባለፈው በቅርቡ አንድ ሰው እድለኛ ሆነ እድለኛ ሆኖ ስልክ ተደወለለት። ተደውሎለት አላመነም እጣ ወጥቶልሃል ተባለ የቆረጠው በጥቂት ብር ነው በመቶ ብር እሱ ግን የወጣለት የስድሳ ሚሊየን ብር ነው። ስድሳ ሚሊየን እድሉን በሚነገርበት ጊዜ አላመነም ምክንያቱም በመቶ ብር ስልሳ ሚሊየን አገኛለሁ ብሎ መጀመሪያም አያሰብም ብዙ ሰዎች መጀመሪያውንም እጣ ሲቆርጡ እድላችንን እንሞክረው ብለው ነው እንጂ እርግጠኛ ሆነው ይወጣልናል ብለው የሚሉት ነገር የለም። ፈተና ቢሆን ተፈትነን በፈተናው አንብቤያለሁ እርግጠኛ ነኝ አልፋለሁ ብለን መመስከር እንችላለን ያም ቢሆን ፈተናው የሚወጣውን ፈተና ስለማናውቀው በተለያዩ አጋጣሚዎች ፈተናው ላይ በሚካሰቱ የተለያዩ ክስተቶች ልንወድቅ እንችል ይሆናል። እጣ ግን እንደዚህ ተብሎ ቀድሞ የሚተነበይ ነገር አይደለም እርግጠኛ ነኝ። ይሄ እጣ ለኔ ይወጣል ብለን መናገር አንችልም ይህንን መናገር የማንችልባቸው ምክንያቶች አሉ። እጣው የሚወጣ ማንኛውም ሰው የኛን እጣ እንዲያወጣ ተደርጎ ወይም ውስና ተሰርቶ ወይም በሆነ መንገድ እኛ የኛ እጣ እንዲወጣልን ተደርጎ እጣው የሚጣልበት መንገድ ስለሌለ እርግጠኞች መሆን አንችልም። የሚገርመው ከአንድ ሚሊየን እጣዎች መካከል አንድ ሰው ብቻ ከአንድ ሚሊየኑ ሌላውን ቢቆርጠው ቀሪውን አንድ ሰው ሌላ ቢቆርጠው ከዚህ ከአንድ ሚሊየን እጣ መካከል የዛ የአንዱ ሰው ብቻ ልትወጣለት ትችላለች ይሄ እድል ነው። ስለዚህ እድልን ወደዚህ ወደዛ ማለት አንችልም ማለት ነው

ጥሩ ጥያቄ ነው ይህንን ግን ለመመለስ በመጀመሪያ ደረጃ የምጠቀመውን ቦርሳ ለመለየት ለምን አገልግሎት የሚለውን መለየት አለብኝ አገልግሎቱ ይወስነዋል የምጠቀመው እንደየምጠቀምበት አገልግሎት ነው። የምፈልገው ቦርሳን ለተለያዩ ነገሮች ነው ገንዘብ ለመያዝ፣ መታወቂያ ለማስቀመጥ፣ እንደዚሁም ደግሞ ላፕቶፕ ኮምፒውተር ለመያዝ ልብስ ለመሸከም የምጠቀማቸው የተለያዩ አይነት ቦርሳዎች አሉ ስለዚህ አጠቃቀሙ ነው። ለምሳሌ የምጠቀማቸውን ቦርሳዎች ለመዘርዘር ያህል ለመታወቂያ የምጠቀማት ቦርሳ ትንሽ ቦርሳ ናት ከመታወቂያው መጠን ትንሽ ከፍ ያለች መታወቂያ ልትይዝ የምትችል። ሶስት አራት የተለያዩ መታወቂያዎችን ሊይዝ የሚችል በአንድ ስም የተለያዩ መታወቂያዎች ስለሚኖሩ የናሽናል አይዲ ይኖራል፣ ፓስፖርትን ሊይዝ የሚችል ሊሆን ይችላል፣ የቀበሌ መታወቂያ ይኖራል የስራ መታወቂያ ይኖራል መንጃ ፍቃድ ይኖራል እነዚህን የመሳሰሉ ነገሮች በሙሉ መታወቂያዎች ይባላሉ እነዚህን መታወቂያዎች የሚይዝበት ቦርሳ አለ። ይቺ ቦርሳ ከመታወቂያው በመጠን ትንሽ ከፍ ያለች ነገር ግን ከሌላው አንፃር በጣም ትንሽ የሆነች በኪስ ልትያዝ የምትችል ከቦታ ቦታ በምንንቀሳቀስበት ጊዜ የማትረብሽ በቀላሉ ማንም ሳያውቃት የምንይዛት እኛ በምንፈልግባት ጊዜ ብቻ አውጥተን መታወቂያ ለማሳየት የምንጠቀምባት ቦርሳ አለች። ከዚህ ሌላ ደግሞ ከፍ ብሎ ያለ ቦርሳ አለ። ይህንን ቦርሳ ደግሞ የምጠቀምበት ገንዘብ ለመያዝ ነው ገንዘብ የምጠቀማቸው ገንዘቦችን ለግዢ ለመፈጸም የተለያዩ ክፍያዎችን ለመፈጸም ገንዘብ በየኪብሳችን እንይዛለን። ቦታ ለምሳሌ የሆነ ቦታ ላይ ሄደን መናፈሻ ቦታ መዝናኛ ቦታዎች ላይ ሄደን የምንናፈስበት እረፍት የምናደርግበት የምንዝናናበት ጊዜ አለ በዚህ ጊዜ ገንዘብ የምንከፍለው ከቦርሳችን ነው ቦርሳችን ውስጥ የምንይዘው ገንዘብ የተመጠነ ገንዘብ ሊሆን ግን ይገባዋል ምክንያቱም ብዙ ሌቦች ቀማኞች ስለሚኖሩ ከኪስህ አውጥተው ይወስዳሉ ብዙ ጊዜ የተለመደ ነው። ከኪሳችን ላይ ቦርሳ በሚያገኙበት ጊዜ ቦርሳችንን ይዘው ይሄዳሉ ሌቦች ነገር ግን ቦርሳችን ላይ ገንዘብ ከሌለ ምንም የሚያገኙት ነገር የለም። በዚህች ቦርሳ ላይ አንዳንድ ማስታወሻ የሚሆኑ ፎቶዎች የጓደኞ የጓደኛ የባለቤት የልጅ የመሳሰሉ ፎቶዎችም አብረው ሊቀመጡ ይችላሉ። ይህንን ቦርሳ ገንዘብ ለማስቀመጥ ነው በዋናነት የሚሰራው ገንዘቡን እዚህ ላይ ሳይታጠፍ በቀላሉ ማስቀመጥ እንችላለን። ስለዚህ ገንዘብ ለማስቀመጥ የምጠቀምበት ሁለተኛው ቦርሳ መታወቂያ ከምይዝበት ቦርሳ ከፍ ያለ ነው ይሄም በኪስ የሚያያዝ ነው። ነገር ግን የሚታጠፍ ነው። ከዚህኛው ቀጥሎ ያለው ደግሞ ላፕቶፕ የሚይዝበት ቦርሳ ነው። ይሄኛው ቦርሳ ደግሞ ከፍ ያለ ነው። ይሄኛው ለላፕቶፕ ተብሎ የተሰራ ላፕቶፑ የሚያስፈልጉኝን ነገሮች የሚይዝ ለምሳሌ ቻርጀሩን ኪቦርድ የሚያስፈልገው ላፕቶፕ ከሆነ ዋናው ኪቦርዱ የማይሰራ ከሆነ እሱን ሊይዝ የሚችል መጠነኛ የሆነ ኪቦርድ የሚይዝ መጠነኛ የሆኑ እንደዚህ ማውዞችን የሚይዝ ሌሎችም አክሰሰሪዎችን ሊይዝ የሚችል ከቦርሳውም በተጨማሪ ከዚህ ከላፕቶፑም በተጨማሪ የተወሰኑ መጽሐፍትን፣ ወረቀት፣ እስክብሪቶ የመሳሰሉትን ሊይዝ የሚችል ከፍ ያለ የሚቻል ከሆነ ደግሞ ከዛም ከፍ ብሎ እርቀት ባላቸው ቦታዎች በምንሄድበት ጊዜ ልብስም ሊይዝ የሚችል ቦርሳ ደግሞ ይኖራል። ከዚሁ ጋራ ላፕቶፑን አድርጎ ከላይ ደግሞ የተወሰኑ አንድ ወይም ሁለት ልብስ ሊይዝ የሚችል ቦርሳ ይኖራል በመጠን ከፍ ያለ ቦርሳ ማለት ነው። ከሌላው አንፃር ስንመለከተው ግን አነስ ያለ ይህንን ቦርሳ እንይዛለን። ከዚህ ቀጥሎ ሌላ የምንጠቀመው ቦርሳ ለሻንጣ ለልብስ መያዣ የምንጠቀምበት ቦርስ አለ ከዚህ ከፍ ያለ ነው። ከላፕቶፕ ከፍ ያለ ግን ሻንጣ የሚባል ደረጃ ላይ የማይደርስ በጣም ከሻንጣ ጋራ የማይወዳደር በመጠኑ አነስ ያለ ነገር ግን ልብሶችን ሊይዝ የሚችል ከቦታ ቦታ እንደ ልባችን ልንንቀሳቀስበት ልንዘዋወርበት የምንችል። ዶክመንቶችን የሚይዝ የኛን ፋይሎች የትምህርት ማስረጃዎቻችን የጉዞ ማስታወሻዎቻችንን ሁሉንም መረጃዎች በቀላሉ ልናስቀምጥበትና ልንይዝበት የምንችል ቦርሳ ነው። ይሄኛው በመጠኑ ከፍ ያለ ነው በጀርባ የሚታዘል ነው። አንዳንዱ ደግሞ በትከሻ በኩልም የሚነገት ቦርሳ ነው። እነዚህ ቦርሳዎች በጣም ወሳኝና አስፈላጊዎች ናቸው። በተለይ ጉዞ በምናደርግበት ጊዜ ያለ ቦርሳ ልንንቀሳቀስ አንችልም። ምክንያቱም በርቀት በምንሄድበት ጊዜ ልብስ ያስፈልገናል። ከዚህ በተጨማሪ ደግሞ ለእኛ የሚያስፈልጉን አንዳንድ ቁሳቁሶች ማስታወሻዎች መያዝ የሚገቡን ነገሮች አሉ እነዚህን ሁሉ የምንይዝበት ቦርሳ ነው። ሻንጣ የሚባለው ግን ከቦርሳ ጋራ ሲነጻጸር ከፍ ያለ ነው። በተለይ ብዙ ልብሶችን የቤተሰብን በማህበር ደረጃ በጣም ትልልቅ የሚባሉ ነገሮችን ልናስቀምጥበት የምንችል ከቦታ ቦታ ብዙ ጊዜ የማናዘዋውረው ነው። አብዛኛውን ጊዜ እዛው ቤት የምንጠቀመው ነው። አልፎ አልፎ ግን ውጪ በምንሄድበት ጊዜ እየተጎተተ ልንወስደው እንችላለን።